በቤተሰቡ ምን አይነት በዓላትን ታከብራላችሁ? ብዙ አይነት በዓላትን በቤተሰብ ጋር በመሆን እናከብራለን። ለምሳሌ ጥምቀት በዓልን አሁን ቅርብ እዚያ አከብረናል። ቤተሰቦቼ ጋር በመሆን ይሄን በተለይ በልዩ ሁኔታ ቤተክርስቲያን በመሄድም ጥምቀተ ባህር በመሄድና የተለያዩ ክንውኖችን በማከናወን አክብረናል ደስ ብሎን አክብረናል ማለት ነው። ስለዚህ ብዙ አይነት በዓላትን ቤተሰብ ጋር እናከብራለን። አሁን ፋሲካ እየመጣ ስለሆነ ፋሲካ ባህልን በጣም በደመቀ ሁኔታ እናክብራለን ማለት ነው። ይኸውም የተለያየ ልዩ ዝግጅት በማድረግ በቤተሰብ ውስጥ ወይም ቤት ውስጥ የተለያዩ ዝግጅቶችን በማድረግ ቤት ላይ እናከብራለን ማለት ነው። ስለዚህ ይሄ ይሄ ደግሞ በጣም ለእኛ ለወደፊት ትውስታ ወይም ትዝታ እንዲሆነን የዚህን ባህል ደግሞ እኛ አድገን ልጆቻችንን አብረን ይሄን ባህል እንድናከብር ያደርገናል ማለት ነው። ለምሳሌ ፋሲካ ባህልን ከቤተሰብ የተማርነውን በመውሰድ እኛ ደግሞ ሰፋ በማድረግ ወደፊት ልጆቻችን ጋር እንድናከብር ያደርገናል። ሌላኛው ደግሞ ጋና ባእል አለ። ለምሳሌ ጋና ባዕልን ቤተሰባችን ጋር ሁነን አብረን እናከብራለን ይሄም በተለያዩ ዝግጅቶችን ወደ ቤተሰብ በመሄድ የተለያዩ ታሪካዊ የሆኑ ቦታዎችን አብሮ በመሄድ ለምሳሌ ላሊበላ በመሄድ ምናምን እነዚህ በዓላትን አብረን እንድናከብር እንዳረጋለን ማለት ነው። ስለዚህ ይሄ ደግሞ በጣም አስፈላጊና ጠቃሚ ነው። ምክንያቱም እኛም ለወደፊት ቤት ስለምንመሰርት ትዳር ስለምንመሰርት ልጆችን ስለምንወልድ ይሄን በዓል ለትውልድ ለትውልድ እንዲታለፍ እናደርጋለን ማለት የአባቶቻችንን አባቶቻችንን ዘመን ባህል ለወደፊት ትውልድ እንድናስረክብ የተለያዩ በዓላትን አብረን እናከብራለን። ይሄ ጥቅሙ ምንድነው? በዓላትን እንድናሳድግ የኛን ትዝታ ለወደፊት እንድናስተላልፍ የኛን ሀገር ባህልና ወግ ደግሞ ለሌላ ሀገር እንድናስተምር ነው ዋናው ጥቅሙ። ስለዚህ ይሄን በዓል ሁላቸውም ማክበር አለባቸሁ ቤተሰቦቻቸውን ጋራ ብዬ አስባለሁ ማለት

ባህላዊ ልብስ ትለብሳለህ? ምርጥ ጥያቄ ቅድም እንደተነጋገርነው የተለያየ በዓላት ክብራ በዓላት አሉና እሱን ጊዜ የሚለበስ ልብስ ሁሉም ባህላዊ ልብስ ነው ምክንያቱም ባህላዊ ልብስ ማለት ጥልፍልፍ ልብሶች ሊሆን ይችላሉ በተለይ በእጅ ስራ የተሰሩ የእጅ ስራ ውጤቶች ሊሆን ይችላሉ የአንድን ማህበረሰብ ባህል፣ ወግና አመጋገብ አለባበስ የሚገልጹ የባህል ልብሶች አሉ እነዛን ባህል ልብሶችን በተለያዩ በዓላት እንለብሳለን ለምሳሌ ክብረ በዓል ላይ ትምቀት ለሚለበስ ቀሚስ አለ፣ ቀሚሶቹ አሁን በእጅ የተሰሩ ናቸው ወይም ዘመናዊ ፋብሪካ ላይ የተሰሩ ሊሆኑ ይችላሉ ግን ይሄን ትምቀት ባህል በሰፊው የሚገልጹ ልብሶች ናቸው እነዚህ የባህል ልብሶች ይባላሉ ለምሳሌ ለሴት ቀሚስ ሲሆን ለወንድ ቁታ ወይም ነጠላ ለብሰው ይሄዳሉ ይሄ እንደ ባህላዊ ወይም ሃይማኖታዊ ልብስ ሲሆን ሌላ ደግሞ የተለያዩ ፋሲካ ባህል ላይ የምንለብሰው ልብሶች አሉ እና እነዛ ልብሶች ባህልን የጠበቁ ባዓል በዓሉን የዛን በዓል ምናክብራውን በዓል የሚገልጹ ናቸው ለምሳሌ የተለያዩ ህፃናት የሚለብሷቸው የህፃናት አልበሳቶች አሉ እነዛ ማለት የዛን ባህል የዛን ባህል ላይ ያደገ ህፃን ማንነት የሚገልጹ ሲሆን እንደዚህ አይነት ልብሶችን መልበስ በጣም ተቃሚ ነው። አንደኛው ባህልን እንዲያስታውሱ ያደርጋል ሁለተኛው ደግሞ ለትውልድ እንደዚህ ልብሶቹ የባህል ልብሶቹ ለትውልድ ለቅርስ እንዲሆኑ ያደርጋሉ ማለት ነው። ስለዚህ የባህል ድምጽ እኔ የምለብሰው አብዛኛውን ጊዜ በዓላት ላይ ለምሳሌ ጥምቀት ላይ፣ ፋሲካ ላይ፣ ገና ላይ እና አዲስ አመት ላይ ነጭ ልብስ በመልበስ እውላለሁ ይሄ ለኔ የባህል ልብስ ነው ምክንያቱም ነጭ ለብሼ ነጭ መልበስ ማለት አዲስ ማንነት ማለት ነው ስለዚህ እነዚህ እነዚህን ለብሼ በመዋል በጣም ደስ ብሎኝ ተደስቼው እውላለሁ ማለት ነው ስለዚህ ሁሉም ሰው መልበስ አለበት ብዬ አስባለሁ።

በቀን ምን ያህል ውሃ ትጠቀማለህ ያው ውሃ አስፈላጊነቱም አንፃር በቀን ሁለት ሊትር በላይ እጠቀማለሁ ማለት ነው ምክንያቱም ውሃ በብዙ ጥቅም አለው አንደኛ በሽታችንን ይከራከራል በሽታችንን በሽንት መልክ ያስወጣል ሌላኛው ደግሞ ውሃ በምንበላው ምግብ እንዲሆን ይጠቅመናል ማለት ነው። ሌላኛው ውሃ ጥቅም አእምሮ እንዲያስብ ያደርጋል አእምሮ እንዳያሰላስል፣ እንዲያስብ ያደርጋል ስለዚህ ውሃ መቼ መቼ እጠጣለሁ የሚለውን በትንሹ አያለሁ ውሃ ቁርስ እንደበላሁ አጠጣለሁ ትንሽ ጨመር አድርጌ በጧት ውሃ እጠጣለሁ። ሌላኛው ደግሞ ምሳ እንደበላሁ ምሳ እንደበላው ከቁርሱ በጣም በዛ አድርጌ ነው የምጠጣው ማለት ነው ምክንያቱም በጣም ስለ ሚጥመኝ ምናምን ከዛ እራት ላይ እራት ላይም እንዲሁ በጣም በብዙ እጠጣለሁ ስለዚህ ውሃ በጣም ጥቅም አለው። ውሃ ሌላኛው ደግሞ በውሃ መጠጣት ብቻ አይደለም ጥቅሙ ሌላ የተለያየ የውሃ ጥቅሞች አሉት ውሃ ንጽህናችንን እንድንጠብቅ ያግዘናል። ውሃ ህይወት ነው የሚባል ለምሳሌ የተለያየ ጥቅሞችን ስለሚሰጥ ነው ስለዚህ ከዚህ አንፃር እኔ ውሃ በቀን ብዙ ከሁለት ሊትር በላይ ውሃ እንድጠጣ ያደርገኛል ማለት ነው ስለዚህ ውሃ በጣም አስፈላጊ ነገር ነው

ቤትህን እንዴት ታስውበዋለህ ይላል ጥያቄ? ቤቴን የተለያዩ አቀማመቶችን አድርጌ ለምሳሌ ሶፋዎችን በማስተካከል እቃዎችን በማጠብ የተለያዩ ቤት አስውባለሁ ማለት ነው። ስለዚህ ቤት መስሩባቸው መንገዶች ብዙናቸው። ከእነዚህ አንፃር ቤት በተለያየ መንገድ አስውባለሁ። የሶፋውን እቃ አመት በማስተካከል እና የተለያዩ ቃለሞችን ቤት ላይ በመቀጥቀጥ እና የተለያዩ እቃዎችን በመግዛት በማስገባት እምቤቴን አስውባለሁ ማለት ነው። ብዙ የቤትም እና የምናስውባቸው መንገዶች አሉ። ከእነዚህ አንፃር እኔ የምጠቀምባቸው እነዚህን ነው ስለዚህም ቤትን በመቀያየር ወንበሮችን በመቀያየር

ኮከቦችን መመልከት ትወዳለህ? አርፍ ጥያቄ ነው አዎ ኮከቦችን መመልከት እወዳለሁ ምክንያቱም ኮከቦችን ስንመለከት የተለያዩ ነገሮችን እናገኛለን። ለምሳሌ ወቅቱ ምን እንደሆነ እንለያለን ማለት ነው ለምሳሌ ጸደይ ወቅት የተለያዩ ኮከቦች የተለያዩ ህብረ ብሄራዊነትን ደምቆ ሰማዮች ላይ ይታያሉ። ይሄ ደግሞ በጣም አሪፍ እና በጣም ደስ የሚል ነው ስለዚህ ኮከቦችን ስንመለከት የተለያዩ እውቀቶችን እናገኛለን። ምክንያቱም ሳይንሳዊ የሆኑ እውቀቶችን እናገኛለን ባህላዊ የሆኑ እውቀቶችን እናገኛለን ስለዚህ ኮከቦችን መመልከት ደስ የሚል ተግባር ነው ስለዚህ ሁሉም ሰው ቢመለከትና ወቅቱን ቢለይ ሳይንሳዊ የሆነ እውቀትን ቢያገኝ በጣም ጥሩ ነው ብዬ አስባለሁ ምክንያቱም እውቀቱ ኮከቦችን መመልከት ራሱ በራሱ የተለያዩ የሆነ የሰው ልጅ አኦምሮ ላይ ጥሩ ምልከታን ይፈጥራል፣ ያዝናናል እና በዛውም በተዘዋዋሪ ከመዝናናቱም ባሻገር በተዘዋዋሪ እውቀት እንድናገኝ ይረዳል ማለት ነው። ስለዚህ ኮከቦችን መመልከት በጣም ጥሩ ነው እኔ ኮከቦችን ሁልጊዜ እመለከታለሁ ደግሞ ሁልጊዜ እወዳለሁ ማለት ነው

ስራዎችን በቅደም ተከተል ታስቀምጣለህ አዎ ስራዎችን በቅደም ተከተል አስቀምጬ የትኛው ስራ ይቀድማል የትኛው ኋላ ይሆናል ብዬ በቀደም ተቀጣል እሰራለሁ ማለት ነው። ስራዎችን በቀደም ተከተል ማስቀመጥ። ብዙ ጥቅም አለው አንዱ ጥቅም ስራዎቹ በሰአቱ እንዲያልቁና እንዲቀላጠፉ እናደርጋለን ማለትም ምክንያቱም የትኛው ስራ ቀድሞ መሰራት እንዳለበት በትደም ተከተል መሰራት በመስራት ስራ ላይ ውጤታማ መሆን ይችላል። ይሄ ብቻ ሳይሆን የስራውን ባህሪ እንድንረዳ ያደርጋል። ለምሳሌ ካለ አልሰራ

ቀርከሃ በአካባቢው ያድጋል አሪፍ ጥያቄ ነው አዎ ቀርከሃ በአካባቢያችን ያድጋል ቀርከሃ ምርቶች በገበያችን ላይ አሉ ምክንያቱም ቀርከሃ ስለምናሳድግ ከቀርካ የተለያዩ እቃዎችን እንትን ስለምንል ስለምንሰራ ይሄ ደግሞ ቀርከሃ ምርት በአካባቢው ገበያ ላይ እንዲኖር አድርጓል ስለዚህ ቀርከሃ በተለይ አማራ ክልል አዊ ዞን አካባቢ እንጅባራ ከተማ ዙሪያ ይበቅላል ያድጋል ይሄን ተጠቅመው ደግሞ የተለያዩ ወጣቶች የስራ እድል ፈጥረው የተለያዩ የቀርከሃ ምርቶችን በመስራት ገበያ ላይ ያወጣሉ ማለት ነው እነዚህ ገበያ ላይ የወጡ የተለያዩ ስራ የስራ እድል እየፈጠሩ እየሰሩ ይገኛሉ ስለዚህ ቀርከሃ በአካባቢያችን ላይ በተለይም አውቶ ላይ የወታደሮች የስራ ድል ወይም የገቢ መገኛ ሆኖ እየጠቀም ይገኛል ለወደፊትም ብዙ የቀርከሃ ኢንዱስትሪዎች ይፈጠራሉ ብለን ተስፋ እናደርጋለን። ስለዚህ ቀርከሃ በአካባቢያችን ትልቅ ቦታ ያለውና ትልቅ ምርት እየተገኘበት ይገኛል። የቀርከሃ ውጤቶች ለምሳሌ ከቀርከሃ ምን ምን ይሰራል የሚለውን ብናይ ለምሳሌ ከቀርከሃ ብዙ ወንበሮች ጠረጴዛዎች የእንጀራ ማስቀመጫዎች እና የተለያዩ ዲዛይን ያላቸው እቃዎች ሊሰሩ ይችላሉ ማለት ነው። ስለዚህ ቀርከሃ በጣም አስፈላጊና በጣም ጠቃሚ ምርት ነው ከእኛ ሀገር

ማታ ላይ ምን አይነት ድምጽ ትሰማለህ? ማታ ላይ ብዙ አይነት ድምፆችን እሰማለሁ። ለምሳሌ በብዙ ድምጾች መካከል ለራሴ ስፈልግ የምሰማውና ሳልፈልግ የምሰማቸው ድምጾች አሉ። ለምሳሌ መጀመሪያ ፈልጌ የምሰማቸው ወይም ወድጄው ማረገውን ድምጽ በሰም ብነግራችሁ መጀመሪያ የሙዚቃ ድምጽ ወይም የመዝሙር ድምፆችን እኔ በራሴ በመግፋት እንቅልፍ እንዲመጣ በማድረግ የተለያዩ ለስለስ ያሉ ሙዚቃዎችን በመስማት እንቅልፍ እንዲመጣ አደርጋለሁ ማለት ነው። እነዚህ ሙዚቃዎችን የምሰማባቸው ምክንያት እንቅልፍ እንዲመጣ የደከመ አእምሮ እረፍት እንዲያገኝ ብዬ ለስለስ ያሉ ሙዚቃዎች እና በክላሲካል የታጀቡ ሙዚቃዎችን ረጅም ሰዓት እሰማለሁ ማለት ነው። ይሄ ድምጽ ሁል ጊዜ ለራሴ ማረገው እንትን ነውና ሌላኛው ደግሞ የተለያዩ ድምፆችን ሳልፈልግ የምሰማቸው ድምጾች አሉ። ለምሳሌ አውሮፕላን በላይ ሲሄድ የተለያዩ መኪናዎች በሚጓዙበት ሰዓት እና የተለያዩ ነፍሳቶችን ለምሳሌ ቢምቢ የመሳሰሉ ነፍሳቶችን ሳልፈልግ እሰማለሁ ማለት ነው። ይሄ ደግሞ ከጠቃሚ ሳይሆን ጎጂ ነው። የሚረብሸኝ ድምጽ ነው። ለመተኛት የሚረብሸኝ ድምጽ ሲሆን ቅድም እንዳልኩኝ የሚጠቅሙ ድምፆችን ደግሞ እሰማለሁ። እኔ በራሴ የተለያዩ ጥቅሞችን ለማግኘት። ለምሳሌ ለመዝናናት ስል የተለያዩ ሙዚቃዎችን ከፍቼ በኤርፎን ሌሎች እንዳይረብሽ አድርጌ እሰማለሁ። ሁለተኛ ደግሞ ይሄ እንቅልፍ እንዲመጣ በማድረግ እነዚህን ድምፆችን እሰማለሁ ማለት ነው።

የምትወደው ከተማ የት ነው? የምወደው ከተማ ማለት ብዙ ከተማዎችን እወዳለሁ ሀገር ውስጥ እና ሀገር ውጭ ያሉትን። ለምሳሌ ሀገር ውስጥ ያሉ ከተማዎችን ብነግራችሁ ባህር ዳር አለ አዲስ አበባ አዳማ እና ሀዋሳ እነዚህ ከተሞችን በጣም የምወዳቸው ናቸው። ምክንያቱም በጣም ካሉት ከተሞች ሰፋ ያሉ ከተሞች ስለሆኑ ማለት መቀሌን ጨምሮ በጣም ሰፋ ያሉ ወይም ዋና ዋና የክልል ከተሞች ሲሆኑ እነዚህን ደግሞ በጣም የምወዳቸው ከተሞች ናቸው ከሀገር ውስጥ ማለት ነው። ሌላኛው ደግሞ ውጭ ሀገር ላይ ለምሳሌ ኔትወር ኒውዮርክ ለንዳን እና አቡዳቢ የመሰሰሉት ከተማዎችን እወዳቸዋለሁ ማለት ነው። ለምሳሌ ከሀገር ውስጥ ለመኖር በጣም ምቹ የሆኑ ከዘረዘርኩ ከተማዎቹ በጣም ምቹ የሆኑ ከተሞችን ብናይ ለምሳሌ ባህር ዳር በአንደኛ ቀዳሚነት ትገኛለች። ባህርዳርን ለምንድነው እንደወደድኩት ስገልጽ ባህር ዳር ላይ የተለያዩ ቱሪስት መስቦች አሉ የተለያዩ መዝናኛ ቦታዎች አሉ። በዚህም አየር ፀባዩዋ ደስ ስለሚል ባህርዳር ላይ ለወደፊት ለመኖር እፈልጋለሁ ለወደፊት ለመዝናናት የምወደው ከተማ ቢሆን ባህርዳርን ነው ስለዚህ ባህር ዳር ለመኖር በጣም በጣም ደስ የምትል ነው። ከዛ ባህር ዳር ካልሆንኩኝ ግን ወደ አዲስ አበባ ወይም የሀገራችን ትልቋ ዋናዋ ከተማ መቀመቻ ሄዶ ለመኖር እፈልጋለሁ ማለት ነው። ምክንያቱም አዲስ አበባ የሚሄድበት አንደኛ የስራ እድል ሰፊ ስለሆነ እዛ አካባቢ ብዙ ጊዜ የስራ እድል እናገኝባቸዋለን። ሁለተኛ ደግሞ ከስራ እድል ባሻገርም የተለያዩ ብሄር ብሄረሰቦች ይኖሩበታል የተለያዩ ባህል አለ የተለያዩ ቋንቋ አለ ስለዚህ ይሄ ደግሞ ለኖሮ በጣም ምቹ ሁኔታን ይፈጥራል። የተለያዩ ሰዎች ጋር ስትግባባ የተለያዩ ነገሮችን እንድንሰራ ያደርገናል ማለት ነው ስለዚህ በጣም ደስ የሚል ከተማ ነው። ከውጭ ሀገር ደግሞ ለመኖር በጣም ከምወዳቸው ከተሞች አንደኛ ለንደን ትገኛለች። ለንደን ምክንያቱም ታሪካዊ ናት ጥንታዊ ናት ስለዚህ ለንደን የእንግሊዝ ከተማ ስለሆነ በጣም ደስ የሚል ነገር ነው። በጣም እወዳታለሁ በጣም ነው የምወዳት። ስለዚህ ለወደፊት ለመኖር የምፈልግ ለንደን ነው። ለንደን ለምንድነው የምወደው? ምክንያቱም አንድም የድሮ ጥንታዊት ከተማ ናት ስለዚህ ብዙ ታሪኳቸው ታሪኳ ታሪክ አላት። ስለዚህ ለንደን ላይ ለወደፊት ለመኖር እፈልጋለሁ ማለት ነው

ጥፍርህን ትቆርጣለህ? አሪፍ ጥያቄ ነው ጥፍሬን በየጊዜው ነው የምቆርጠው ምክንያቱም ጥፍር ማሳደግ አንድም ስለማልወድ ነው ሁለተኛ ደግሞ ጥፍር ስናሰደግ የተለያዩ ጉዳቶች አሉት ለምሳሌ ጥፍራችንን በሰአቱ የማንንከባከብ ከሆነ የተለያዩ ኮሻሻዎች በመግባት ይሄ ሌላ ችግር ወይም ጎንዮሽ በሽታ ይዞ ሊመጡ ይችላሉ ምክንያቱም እኔ አብዛኛው ጊዜ ስራ ላይ ስለማታኩር ስለዚህ ጥፍር ማሰደግ የለብኝም ብዬ ለራሴ ወስኜ ነው ማለት ነው ይሄ ደግሞ ለምንድነው ሲባል ምክንያቱም ጥፍር ሳሳድግ የተለያዩ በሽታዎችን ይዞ ይመጣል ምክንያቱም የቀን ስራ ስለሆነም ስራ የተለያዩ ጭቃዎች የተለያዩ ሞተሮች ጋር ስለምገናኝ እነዚህ ጋራዥ ስለምሰራ ለምሳሌ ጋራዥ ላይ የሚወጡ እንትኖች አሉ እነዛ ጥፍር ጥፍሬ ውስጥ በመግባት የተለያየ ቆሻሻ ስለሚፈጥሩ እነዚህ ቆሻዎች ደግሞ በወቅቱ ካልተጻዱ ሌላ ጎንዮሽ በሽታ ይዘው ስለሚመጡ በዛ ጉዳይ ጥፍሬን አላሳድግም በየጊዜው ነው የምቆርጠው በየጊዜው ነው ጥፍሬን በጣም የምታጠበው ምክንያቱም ቅድም እንደነጋርኳችሁ የተለያዩ በሽታዎችን ይዞ ሊመጡ ስለሚችሉ ለዛ በመፍራት ጥፍሬን ቶል ቶሎ እቆርጣለሁ ማለት ነው ስለዚህ ንጽህናዬን በጣም እጠብቃለሁ ምክንያቱም ጥፍር ማሳደግ የሚገባው ሴፍቲ ስራ ላይ የሚሰራ ምክንያቱም እንደዚህ የቀን ስራ ወይም ይሄ ከባድ ስራ የማይሰራ ሰው ቁጭ ብሎ ጥፍሩን ተንከባከቦ ቢያሳድስ በጣም አሪፍ ነው በጣም ጥቅም ያለው ስለዚህ ለኔ ስለማይሆን ትፍሬን እቆርጠዋለሁ ማለት ነው

እህል መፍጨት ታውቃለህ? እህል መፍጨት ታውቃለህ አዎ ምክንያቱም እህል መፍጨት ስንል በሁለት ከፍለን እናየዋለን ባህላዊ መፍጨት እና ዘመናዊ አሁን ቴክኖሎጂ ዘመን የተለያዩ የምናስፈጭባቸው ማሽኖች አሉ ከድሮ የተሻለ ነን አሁን ምክንያቱም ድሮ ድሮ እናቶች አባቶች በእጃቸው ይፈጩ ነበር በእጃቸው ሲባል የተለያዩ ድንጋይ ላይ የተጠራቡ ድንጋዮችን በመምታት ድንጋዩን በሁለት በማጋጨት በመሃል እህሎችን በመድረግ ፈጭተው ዱቄት አድርገው ሲመገቡ ዘመናትን ተሻግረዋል አሁን ደግሞ ቴክኖሎጂ ወይም ዘመናዊነት እድገት ላይ ስለዋና ይሄን ባህላዊ እድገትን ትተን አሁን የተሻለ እንትን ላይ እንገናኝ እንገኛለን ስለዚህ እኛ በእጅ ሳይሆን ምንፈጨው የተለያዩ የመፍጫ አይነቶችን ተጠቅማን ነው ለምሳሌ የእህል ወፍቾ ወይም መኪኖችን በመጠቀም ዛሬ እየፈጨን እህል በመፍጨት እንበላለን ማለት ነው፣ ስለዚህ ይሄ ደግሞ በጣም ተቃሚና በጣም አሪፉ ነገር ስለሆነ ሁሉም ሰው መልመድ አለበት ብዬ አስባለሁ፣ ስለዚህ እኛ ሀገር አንፃር በጣም ተቃሚ ስለሆነ ሁሉም ሰው እየፈጨነ እየተጠቀመ ይገኛል በማስፈጨት በብራችሁ በማስፈጨት ማለት ነው። ስለዚህ እህል መፍጨት ታውቃለህ አዎ እኔ ባላደርገውም እናቶች አባቶች ሲያደርጉ በአይኔ አይቻለሁ በኔ ዘመን ደግሞ እኛ ሳይሆን የምንፈጨው አስፈጭተን በማሽን እየተጠቀምን እንገኛለን ማለት ነው።

ሽማግሌዎችን እንዴት ታከብራለህ በጣም ምርጥና ምርጥ ጥያቄ ነው። ምክንያቱም ስነምግባር ጋር የተገናኘ ነው ማንኛውም ልጅ ወላጅ ሲያሳድገው ስነ ስርዓት እንዲላበስ አድርጎ ነውና የአካባቢውን ባህልና ወግ እንዲያከብር ተደርጎ ነው የሚያሳድጉት ከእኛ አከባቢ አንፃር ሽማግሌዎችን በብዙ መንገድ እናከብራቸዋለን ማለት ነው። ለምሳሌ መንገድ ላይ ስንገናኝ እነሱ ቀድመው እንዲያልፉ በማድረግ እነሱን በማክፈር በማክበር እኛም ዘግይተን ህፃናት ስለሆን እነሱን በማሳለፍ እናክብራቸዋለን ይሄ አክብሮት መግለጫ አንዱ ስለሆነ። ሌላኛው ደግሞ ሽማግሌዎች የተለያዩ ስራዎችን ሲሰሩ በማገስ ለምሳሌ ወፍጮ ቤት ሄዶ ወፍጮ ቤት የሚሄዱትን እህል ተሸክመው ሲሄዱ የዛን ጊዜ በማገዝ አባባ ላግዝህ ላግዝዎት በማለት ተቀብለን እህል ቤት በመውሰድ እናግዛቸዋለን ማለት ነው ይሄ ደግሞ በተለያየ አንግል እናግዛቸዋለን ይሄ በጣም አስፈላጊ ነው እኛ ሀገር ላይ በጣም የተለመደ ነው ስለዚህ ለምሳሌ ወንበር ላይ ተቀምጠን ቀድመን ተቀምጠን ቢሆን ወላጅ ወይም ሽማግሌዎቹ ሲመቱ ተቀምጠን በማስቀመት አክብሮታቸውን እንገልጽላቸዋለን እናከብራቸዋለን ማለት ነው። ሌላኛው ደግሞ የተለያዩ ስራዎችን በቤታቸው ሄደን በመስራት እናከብራቸዋለን ሽማግሌዎችን ስናከብር ምን ጥቅም እናገኛለን አንዱ እንመረቃለን ረጅም እድሜ እንዲሰጠን ይመርቁናል፣ ጸሎት ያደርጉልናል የተለያዩ ስራዎች ላይ ወደፊት ትምህርት እንዲገለጥልን ሽማግሌዎች ይመርቁናል ይሄ ደግሞ ትልቅ ሀብት ነው እኛ ሀገር ትልቅ ሀብትም ቢሆን ምንድነው ሽማግሌ ምርቃን ማግኘት ትልቅ ሀብት ነው ምክንያቱም ስናከብራቸው እነሱ ደስ ይሏቸዋል ስለዚህ እንደዚህ አይነት ልጅም አለ እኮ ብለው ይመርቁናል ይህም ምርቃናቸው ደግሞ በጣም አስፈላጊና ታቃሚ ነገር ስለሆነ በጣም የሚያስደስት ነገር ነው ሁሉም ሰው መመረቅ አለበት ለሽመግሌዎቹ ብዬ ነው የማስብ እንደኛ ሀገር አንፃር ሽመግሌዎች ትልቅ ዋጋ አላቸው እያንዳንዱ ማህበረሰብ ላይ ስለዚህ ሁሉም ሽማግሌ የተመረቀና ስራ እያገኘ ይገኛል ስለዚህ ሽማግሌ ማክበር እኛ ባህላችን ነው ልመዳችን ነው ሁሉም ሰው ሁሉም ወጣት እያደረገ ያለው ነው ለወደፊትም ማክበራችንን እንቀጥላለን ለወደፊት ለሚመጣው ትውልድም እንዲተላለፍ ሽማግሌ ማክበር ከቤተሰብ ጀምሮ እስከ ሀገር ከሀገርም አልፎ ሌላ ሀገር የኛን ባህል እንዲያዳብሩ እያደረግን እንገኛለን። ለሽማግሌዎች ትልቅ ቦታ ትልቅ ዋጋ ነው ያለን እኛ ምክንያቱም ከሽማግሌዎች ትምህርቶች እናገኛለን ኑሮውን እንዴት አኗኗር ዘይቤዉን እንዴት እንደኖሩ እናውቃለን ስለዚህ ሽማግሌዎች ለኛ ትልቅ ቦታ አለን ትልቅ ቦታ እንሰጣቸዋለን ማለት ነው

ከጎረቤትህ ጋራ ጥሩ ግንኙነት አለ በጣም አሪፍ ጥያቄ ነው አሁንም የስነ ምግባር ጥያቄ ነው። ጎረቤቶች ጋር ጥሩ ግንኙነት አለን። ማንኛውም ጎረቤት ጥሩ ግንኙነት እንዲኖር ነው የሚፈለገው። ምክንያቱም ጎረቤት ሰላም ሲሆን ሀገር ሰላም ይሆናል። ስለዚህ ዋናው ሰላም የሚጀምረው ወይም ጥሩ ግንኙነት ጥሩ ተግባቦት የሚጀምረው ከጎረቤት ነውና። ስለዚህ ሁሉም ኢትዮጵያዊ የሆነ ሁሉ ጥሩ ግንኙነት የሚጀምረው ከጎረቤት ነው። ከጎረቤት ቀበሌ ከቀበሌ ክልል ከክልል ቀበሌ ዞን ከገዞን ከወራዳ እያለ። ሁሉም ሰው እርስ በእርስ እየተግባባ የተለያዩ ስራዎችን እየሰራን እንገኛለን። ስለዚህ ይሄ ደግሞ ለኛ ሀገር ትልቅ ትልቅ ውጤት አለው። ምክንያቱም እኛ ሀገር አንፃር የተለያዩ ብሄር ብሄረሰብ ቋንቋ ስለምንነግር አብረን ማደግ አብረን መስራት ስላለብን ይሄን እያደረግን እንገኛለን። ምክንያቱም ጥሩ ጎረቤቶች ጎረቤቶች ጋር ጥሩ ግንኙነት ሲኖረን የተለያዩ ስራዎችን አብረን እንሰራለን ለምሳሌ ማህበር አብረን እንጠጣለን ቡና አብረን እንጠጣለን። የተለያዩ ሀሳቦችን አብረን እንለዋወጣለን ለምሳሌ የስራ እቅዳችንም የአንዱ የስራ እድል መፍጠሪያ ይሆናል ማለት ነው። ምክንያቱም ጥሩ ንግግር እናደርጋለን ከጎረቤቶቻችን ጋር ምክንያቱም ነገ ነገ ልጃችንን ስናሳድግ እንደኛ ጥሩ ግንኙነት እንድኖረው እንዲያድጉ እናደርጋቸዋለን ማለት ነው። ይሄ ደግሞ በጣም አስፈላጊ ነገር ነው። ሁሉም ሰው እያራቀ ያለው ነው። ስለዚህ በጣም በጣም ደስ የሚል ነው ጓረቤቶች ጋር ጥሩ ግንኙነት የሚኖረን ከሆነ። ሰላም ይኖረናል።

በሰአት የምትደርስ ሰው ነህ አሪፍ ጥያቄ ነው እኛ ሀገር አንፃር የሀበሻ ቀጠሮ ተብሎ ስም ወጥቶልናል ማለት ነው። ምክንያቱም ሀበሻ ቀጠሮ ስንል ሀበሻ ቀጠሮ ማለት በሰአት እንደማንደርስ ይታወቃል ማለት ነው። ስለዚህ እኔ ግን እንዲህ አይነት ሰው አይደለሁም። ምክንያቱም በሰአት በምድር በመድረስ የተለያዩ ስራዎችን እየሰራሁ ያከናውንኩ እገኛለሁ ምክንያቱም በሰአት መድረስ በጣም አስፈላጊ ነው። ምክንያቱም ስምንት ሰዓት ተብሎ ስምንት ተኩል ከመጣ ተኩል ያክል ሰዓት እንትን ዋጋ ሰጥተዋል ማለት ነው። ይሄ ደግሞ ስራ ላይ ስራ ላይ ውጤታማ እንድትሆን አያረግም። ዋናው ነገር ስራ ከመስራት በላይ ሰዓትን አክብሮ መገኘት አንዱ ውጤታማ ከሚያደርጉት ነገር አንዱ ስለሆነ። ዋናው የሰው ልጅ በሰአት መድረስ ነውና ያለብን ስለዚህ እኔ እያንዳንዱ ስራዬ ላይ በሰአት ነው እምደርስ። ስለዚህ ሁል ጊዜም ደስ ይለኛል በሰአት መድረስ። በጣም እወደውና በጣም ከምፈልገው ነገር ሁሌ የሆነ ቀጠሮ ሲኖር በሰአት መድረስ እና ይሄ ደግሞ እያረኩ እገኛለሁ ወደፊትም አደርጋለሁ። ሰዓት አካባበር ላይ እኔ አንደኛ ሁልጊዜ አንደኛ መሆን እፈልጋለሁ። ስለዚህ ለጎረቤት ለጓደኛ ማስተማር የምፈልገው በምንፈልገው ሰዓት ላይ በሰአት መድረስ እንዳለብን ማሳየት አለብኝ ብዬ አስባለሁ። ይሄን ደግሞ ልጆቼ እንዲያደርጉ ቤተሰቦቼ እንዲያደርጉ እፈልጋለሁ ስለዚህ በሰአት እየደረስኩ እገኛለሁ ማለት ነው

ስልክህን ምን ጊዜ ምን ያህል ጊዜ ትሞላለህ? ስልኬን ምሞላው ያው እንዳጠቃቀሜ ነው። ለምሳሌ ዛሬ ቀኑን ሙሉ የተጠቀምኩኝ የምገኝ ከሆነ ያው ባትሪዬ ስለሚጨርስ ያው በሰአቱ በሃያ አራት ሰዓት ውስጥ አሞላለሁ ማለትም በአንድ ቀን። ሌላኛው ጊዜ ደግሞ በየሰአቱ ሌላ ስራ ስሰራ ቆይቼ አንድ ቀን ውስጥ ትንሽ ሰዓት እምጠቀም ከሆነ በሁለተኛው ቀን አደርጋለሁ ማለት ነው። ይሄ የሚያደርገው ግን ጥሩ ስልክ ስላለኝ ነው። አብዛኛው ጊዜ እኔ ሰምሰንግ ነው የምጠቀመው። ስለዚህ ሰምሰንግ ደግሞ ካሉት ስልኮች የተሻለ ነው። ማለት ከማደግ ላይ ያሉት ሀገራት አብዛኛው የሚይዙት ስልክ ትንሽ ዝቅ ያለና ዋጋው ቀነስ ያለ ስለሆነ እኔንም ጨምሮ ስለዚህ እንደዚህ ነው እንግዲህ ስልኬን ምሞላ ይኸው ስልክህን በምን ጊዜ ምን ያህል ትሞላለህ? ሲባል ያው አንደኛው ምንሞላው ባትሪ ስለሆነ ስለ ባትሪ ነው ማለት ነው የምናወራው። ምክንያቱም ባትሪ ደግሞ የሚወሰነው ሰው ልጅ አጠቃቀሙ አንፃር ነው። ምክንያቱም ሃያ አራት ሰዓት በስልካችን ላይ የተለያዩ ማህበራዊ ገጾችን እያየን ለምሳሌ ቲክቶክ ዩቲዩብ እያየን ከሆነ በሰአቱም ልንሞላ እንችላለን። ይሄ ደግሞ ጥሩ አይደለም። ለስልካችንም ረጅም እድሜ እንድንጠቀመው አያደርግም። ምክንያቱም በሰአቱ ብትጠቀም ይሻላል ማለት ነው።

የጨረቃ ብርሃን ትወዳለህ? አዎ፣ አሪፍ ነው የጨረቃ ብርሃን። ደስ የሚል ነው፤ ምክንያቱም በጨለመ ጊዜ ጨረቃ ብርሃን እየሰጠች መንገድን የምንጓዝ ከሆነ መንገድ እንድንጓዝ ያደርገናል፤ ሁለተኛው ደግሞ ብርሃን ስለሆነ ጨረቃ በጣም ደስ የሚል ነው፤ አንድም እንደ ፀሀይ ሙቀት ስላልሆነ የፈለግነውን ስራ ታ እንድናከናውን ያግዘናል ማለት ነው፤ ምክንያቱም ቀዝቃዛ ስለሆነ የጨረቃ ጊዜ ብዙ ስራዎችን መስራት እንችላለን። ይሄ ደግሞ በጣም ለየት የሚያደርገው ጨረቃ ቅዝቃዜ እንዲኖር ያደርጋል ማለት ነው፤ ሁለተኛ ደግሞ ጨረቃው እንድንወድ፣ እንድንጓጓ የሚያደርግ እንደ ፀሀይ አመቱን ሙሉ አይደለም የምታበራው፤ የሆነ ወቅት ታበራለች፣ የሆነ ወቅት ትጠፋለች። ይሄ ደግሞ እንድንጓጓና እንድናያት ብርሃንን እንድንጠቀም ካደረጉት አንዱን ምክንያቱም ጨረቃ ሁል ጊዜ እንደ ፀሀይ አመቱን ሙሉ አለመኖሯ ነው፤ ስለዚህ እኔ ጨረቃ ብርሃን እወዳለሁ፤ ምክንያቱም የተለያዩ መንገድ ስሄድ ለምሳሌ የተለያዩ ባትሪዎችን ከምጠቀም የጨረቃ ብርሃን ተጠቅሜ መሄድ ደስ ስለሚለኝ ነው፤ ስለዚህ የጨረቃ ብርሃን እወዳለሁ። ጨረቃ ሌላኛውም እንግዲያው ደግሞ፣ በተለይ እስልምና እምነት ተከታዮች ጨረቃን እንደተለያዩ የእምነት አካል አድርገው ይወስዷታል፤ ይሄ ደግሞ በእምነት ያሉ ሰዎች ትልቅ ዋጋ ሰጥተዋት፣ የጨረቃ መውጣትና መግባት ይከታተላሉ። ማለት ነው፤ ሌላኛው ደግሞ ሳይንቲስቶችም የተለያዩ ምርምር የሚያደርጉበት ጨረቃ ላይ በመሄድ ስለሆነ በዚህ ደግሞ እንድንጓጓ፣ እንድናውቅ እና እንድንወዳት ያደርጋል ማለት ነው፤ ስለዚህ ጨረቃ ብርሃን እንደኔ በኩል በጣም እወዳለሁ፣ ሁልጊዜ እስከምትወጣ እጓጓለሁ ማለት ነው።

የቪዲዮ ጥሪ ታረጋለህ? አዎ የተለያዩ ስራ ላይ የቪዲዮ ጥሬ አደርጋለሁ ለምሳሌ የስራ ባላ እንትኖች ትሬ አደርጋለሁ ትሬ ማድርግበት ለምሳሌ አንድ ስራ አጋሬ ቢያረፍድ በቪዲዮ ትሬ አድርጌ የት እንዳሌና ምን አይነት ስራ ወይም ምን አይነት ችግር አጋጥሞ እንደቀረ ለመየት ስል የቪዲዮ ትሬ አደርጋለው። ሌላኛው ደግሞ ሩቅ ካሉ ዘመዶች ጋር ስንገናኝ በቪዲዮ ትሬ ነው ማለት ነው የምንገናኝ ምክንያቱም ቪዲዮ ስናይ ልክ አብረን እንዳሌ ሆኖ ስለሚታየን በቪዲዮ እንገናኛለን ስለዚህ ሌላ ደግሞ ቤተሰቦቼ ጋ ቪዲዮ ጥሪ በማድረግ እንገኝ እንገኝ ተገናኝተን ብዙ ውይይቶች እናደርጋለን። ስለዚህ በጣም ደስ የሚልና ሁሉም ሰው መልመድ ያለበት ቪዲዮ ትሬ የማድረግ ነው ቪዲዮ ትሬ የምናደርግባቸው መንገዶች በምን በምን ቪዲዮ ትሬ አርገን እንገናኛለን ማለት ደግሞ አይቀርም ትልቅ ጥያቄ ነው። ስለዚህ ማህበራዊ ገጾች ወይም የተለያዩ መተግበሪያዎችን በመጠቀም ቪዲዮ ጥሪ እናደርጋለን ለምሳሌ ፌስቡክ አይነቶችን ቴሌግራም ዋትሳፕ እና የተ የመሳሰሉትን በመጠቀም ቪዲዮ ትሬ አድርገን ተገናኝተን እንወያያለን እንመካከራለን ችግር ካለ ችግራችንን እንፈታለን ማለት ነው። ይሄ ደግሞ በጣም መለመድ ያለብን ለወደፊትም የምናደርገው ተግባር ስለሆነ በጣም አስፈላጊ ነው ቪዲዮ ትሬ ማድረግ

በብእር ወይስ በእርሳስ ትጽፋለህ? አሪፍ ጥያቄ ነው ያው በሁለቱም እጠቀማለሁ እኔ መቼ መቼ ትጠቀማለህ የሚለው ጥያቄ ቢሆን ደስ ይለኛል ስፈልግ በብእር ስፈልግ በእርሳስ ማለት እንደአስፈላጊነቱ ሁለቶችንም እጠቀማቸዋለሁ ማለት ነው። መቼ መቼ እንደምጠቀማቸው በግልጽ አድርጌ አብራራለሁ ማለት ነው። ለምሳሌ በብእር የምትጽፍበት ጊዜ የተለያዩ ኖቶችን ስጽፍ ለምሳሌ ትምህርታዊ የሆኑ ኖቶችን ስትጽፍ እና የተለያዩ የስራ ደብዳቤዎችን የስራ ወይም ዘመድ ጋር ሰላምታ ለውዉጦችን ስጽፍ በብእር እጽፋለሁ ማለት ነው። ሌላኛው ደግሞ የስራ ፕላኖችን የተለያዩ የስራ እቅዶችን እና የተለያዩ ስዕሎችን ስስል ደግሞ በርሳስ እስላለሁ ማለት ነው። ምክንያቱም በእርሳስ የምጽፍባቸው ምስልባቸው ምክንያቱም ቢበላሹ እንኳን እንድሰርዝ እንዲያግዝ በቀላሉ እና እዛ እርሳስን በመጠቀም እጽፋለሁ እስላለሁ ማለት ነው። ይሄ ደግሞ በጣም እንድንጠቀምና በጣም የስዕል እውቀታችንን እንድንጨምር ያደርገናል ማለት ነው። ስለዚህ እኔ ሁለቱንም አለኝ በሁለቱም እጠቀማለሁ ስለዚህ አሪፍ ነው ሁሉም ሰው መጠቀም አለበት ብዬ ስለማስብ ሁሉ ሰው ቢጠቀም ደስ ይላል አሪፍ ነው ብዬ አስባለሁ ማለት ነው

ስራ አካዳሚ ነው ይላል አይ ጥሩ ጥያቄ ነው። ሁለቱም አይነት ስራዎችን ሳር አሁን እዚህም አካዳሚ ስራዎች አሉ። አካዳሚ ያልሆኑ ስራዎች አሉ ለምሳሌ እረፍት በምሆንበት ሰዓት አካዳሚ ያልሆኑ ስራዎችን እሰራለሁ። ለምሳሌ አካዳሚ ያልሆኑ ስራዎች ስንል የጉልበት ስራዎች አሉ እነሱን እሰራለሁ። ሌላ ሰውን አግዛለሁ። እሁድ ቅዳሜ ደግሞ የተለያየ አካዳሚ ያልሆኑ ስራዎችን እየሰራሁ እገኛለሁ ማለት ነው። ሌላኛው ደግሞ አካዳሚ ስራ ደግሞ ሰኞ እስከ አርብ እሰራለሁ ይሄም አስተማሪ ስለሆንኩኝ አስተምራለሁ ማለት ነው። ይሄ ደግሞ በጣም ስለ አካዳሚ ጥሩ ግንዛቤ ወይም ስነ ስርዓት ስላለኝ በሰአቱ እሰራለሁ በሰአቱ እገባለሁ በሰአቱ እግባባለሁ ተማሪዎች ጋር በታም እግባባለሁ በታም ያክብሩኛል አክብራቸዋለሁ። ስለዚህ ይሄ ደግሞ ለስራ ውጤታማ እንደሆን ትልቅ ተግባር ፈጥሮልኛል ትልቅ እስኪ እውቀት እንዲኖረኝ ያደርጉኛል። ስለዚህ ሁሉም ሰው ከአካዳሚክ ስራ ላይ ስነ ስርዓት ቢኖረው በሰአቱ ቢገባ ሰው ጋር ግንኙነት ጥሩ ጥሩ የሆነ ግንኙነት ቢኖረው ይመከራል። ስለዚህ እኔ የምመክራቸው የኔ እንዲያደርጉ ነውና ሁሉም ሰው ማድረግ አለበት ብዬ አስባለሁ። ይሄ ደግሞ ለስራ ውጤት ትልቅ ዋጋ አለውና ሁሉም ሰው ያድርግ ብዬ አስባለሁ ማለት ነው

የሸክላ እቃዎችን ትጠቀማለህ? አዎ እኔ የሸክላ እቃዎችን እወዳለሁ። ምክንያቱም ሸክላ ማለት የኛ እደ ጥበብ ባለሙያዎች የሰሩት እደ ጥበብ ሙያዎቹ በጣም እውቀትን ተጠቅሞ የሰሩት የተለያዩ እቃዎች ማለት ነው። ለምሳሌ ብረት ድስት ወይም ድስት የምንላችው ብረት ድስት ስንል የብረት ነገር ነው። ግን ድስት የምንለው አለ ከጭቃና የተለያዩ መሳሪያዎችን ተጠቅመው የሰሩት። ይሄ ደግሞ ለእኛ ሀገር የሸክላ ስራዎች እድገት ትልቅ ሚና ስለሚፈጥር ሁሉም ዜጋ ተጠቅሞ እነዛ የሚሰሩትን እንዲሰሩ መበራራት አለበት ማለት ነው። ስለዚህ ሁላችንም የሸክላ እቃዎችን የተጠቀምን እንገኛለን። የማይጠቀሙ ሰዎችም እንዲጠቀሙ እመክራለሁ። ምን ምን ስራ ላይ ጥቅም ላይ ይውላሉ ብንል ለምሳሌ ምጣዶች አሉ ድስቶች አሉ እና የተለያዩ ጌጥ ያላቸው ወዲዎች አሉ፥መድጋዎች አሉ በተለያዩ ጥቅም ላይ የሚውሉ ማለት ነው። ስለዚህ እነዚህን የተጠቀምን ስንሄድ እነዚህ የሚሰሩት አንዱ ገቢ ማግኝኚያ ይሆናል እንዲያገኙ እናደርጋቸዋለን፥ አንዱ ደግሞ የሚሰሩትን ስራ እውቀታቸውን እንዲያሳድጉና ተደራሽነታቸውን እንዲያስፋፉ እናደርጋለን እናበራታታለን ማለት ነው። ሁሉም ሰው እንዲጠቀም እመክራለሁ እንጠቀም ባይ ነኝ።

የትኛውን እውቀት ትወዳለህ? በጣም አሪፍ ጥያቄ ነው ቅድም እንደተነጋገርነው እኔ ሁለቱንም እውቀት እወዳለሁ ዘመናዊ እውቀት ወይም አካዳሚ እውቀት አለ ባህላዊ እውቀት አለ ስለዚህ እውቀት በብዙ እውቀቶች አሉ ለምሳሌ የሃይማኖት እውቀት አለ ሳይነሳዊ እውቀት አለ የፍልስፍና እውቀት አለ የፖለቲካ እውቀት አለ እና የአካዳሚ እውቀት አለ ሁሉም እውቀት አይነቶች ቢኖሩ ደስ ይለኛል ግን በጣም አስፈላጊ ለኑሮ የሚያስፈልጉ ወይም እንደ ጋቢ ምንጭ አድርገን የምንጠቀመው እውቀቶች አሉ ለምሳሌ ብንል የአካዳሚ እውቀት ይጠቅመናል ማለት አካዳሚው እውቀት ለሁሉም መሰራት ነው ብዬ አስባለሁ አለ ሁሉ ቅድም በዘረዘርነው እውቀቶች ሁሉ መሰራት የአካዳሚ እውቀት ነው እውቀት ነው ስለዚህ ይሄ እውቀት ደግሞ የገቢ ምንጭ ወይም የዳቦ ወይም የእንጀራ ይጠቅመናል ማለት ነው ለምሳሌ አስተማሪ በማስተማር እለት እለት ተግባሩን ወይም ኖሮውን ቤተሰቡን እንዲመራ ያደርጋል ማለት ነው ይሄ ደግሞ በጣም በጣም ጥሩ የሆነ ለሰው ልጅ መሰራታዊ ነገሮችን እንዲያሟላ የሚያደርገው መሰረታዊ ወይም አካዳሚ ትምህርት ነው ስለዚህ እውቀት ነው ስለዚህ እነዚህ እውቀቶች እንዲኖሩ እፈልጋለሁ ማለት ነው ደግሞም እንዳለ አሁን አስተማሪ ሆኜ እያገለገልኩ እገኛለሁ የትኛውም ትወዳለህ በሚለው ጥያቄ በጣም በጣም እንዲኖረኝ የምፈልገው የአካዳሚ ብያለሁ ግን ሁሉም እውቀት እንዲኖረኝ እፈልጋለሁ ከዛ የሃይማኖት እውቀት እንዲኖረኝ የፍልስፍና ፍልስፍና ደግሞ በብዙ ተዳራሽ አለው ፖለቲካ ፍልስፍና አለ የተለያየ ሳይንሳዊ ፍልስፍናዎች አሉ ይሄ ደግሞ በጣም የሚጠቅም ነው እና ስለዚህ እነዚህ ሁሉ እንዲኖሩ እፈልጋለሁ ማለት ነው በጣም ደስ ይለኛል እንዲኖሩ በጣም እፈልጋለሁ

በአካባቢው ድልድይ አለ። አዎ ብዙ ድልድይ አለ እንዲሁስ እኛ ድልድይ ሁለት አይነት ድልድዮች አሉ። በባላዊ መልክ የሚሰሩ በእንጨቶች እና በተለያዩ ቀላል የሆኑ እቃዎች ላይ የሚሰራ ድልድይ አለ። ደግሞ አሁን በዘመናዊ መልክ ከሌላ ሀገር አይተን ተምረን የዛን ሀገር እውቀትን አምጥተን እዚህ አሳርፈን የሰራናቸው ዘመናዊ ድልድዮች አሉ። ለምሳሌ የአባይ ድልድይ አምና የተመረቀው ድልድይ በጣም ገራሚ ነው። በጣም ውብ የሆነ ነው። እና ስለዚህ ይሄ ድልድይ በጣም ዘመናዊ የሆነ ድልድይ ነው። ስለዚህ ብዙ ድልድዮች አካባቢያችን ላይ ያለው እንጨት ላይ ወይም ቀለል ያሉ እቃዎች ላይ የተሰራ በአካባቢው ማህበረሰብ የተሰራ ጥቅሙ ደግሞ ከውሃ ላይ እንድንሻገር እና የተለያዩ ጥቅሞችን እየሰጠ የሚገኝ ድልድዮች አሉ። አሁን ይሄ ያልኩት ድልድይ ዘመናዊ ድልድይ የተለያዩ መኪኖችን በአንዴ እንዲያልፉ ብዛት ያለው መኪኖች በአንዴ እንዲያልፉና ሰፋ ተድርጎ ስለተሰራ በጣም ጠቃሚ ነው። በጣም ማህበረሰቡ የተጠቀመ ይገኛል። አንድም እንደ መዝነኛነት የተለያዩ ቲክቶክ የሚሰሩ ሰዎች እዛ በመቅረጽ የተለያዩ ቪዲዮዎችን በመልቀቅ ገቢ እያገኙበት ይገኛሉ ማለት ነው።

መስኮትህን ክፍት ትተዋለህ? መስኮቴን አብዛኛው ጊዜ ክፍት የምተውበት ሰዓት አለ ግን አብዛኛው ጊዜ ዝግት ነው። ምክንያቱም ማታ ላይ አሁን ብንከፍተው የተለያዩ ነፍሳቶች ይገባሉ ብርድም ይገባል የተለያዩ በሽታዎች ልንያዝ እንችላለን። ቀን ቀን ደግሞ ትንሽ አየር ማግኘት ስላለብን በትንሽ ጊዜ ከፍተን በመዋል የተለያዩ ንፋሶች ቤት ገብቶ ንፋስ እንዲገባ ንጹህ አየር እንዲገባ እናደርገዋለን ማለት ነው። ለምሳሌ መስኮት ክፍት ምንተው ስናጸዳ ቤቱን ስናጻዳ አቧራው ቤት ላይ እንዳይቀር በመስኮት እንዲወጣ በማድረግ ክፍት በመተው እናጻዳለን ቤት ስንጠርግ ስናጻዳ ማለት ነው። ግን አብዛኛው ጊዜ ማታም ክፍቱን እንተዋለን ማለት አይደለም። ማታ መዝጋት አለብን ምክንያቱም የተለያዩ አቧራዎች ገብቶ እንዳያበላሹ ዘግተን ወይም የተለያዩ እንስሳትም ሊገቡ ይችላሉ። ሰው ልጅ ላይ ጉዳት ሊደርስ ስለሚችል እነዛን ለመካላከል ማታ ማታ ዘግተን እናድራለን። ቢንቢ ለምሳሌ መስኮት ክፍት ከሆነ ቢገባ እና ሊነድፈን ስለሚችል ቢንቢ ነደፈን ማለት ደግሞ የተለያዩ በሽቶች እንድንያዝ ስለሚያደርገን። ስለዚህ ይሄን ይሄን ቅድመ ሁኔታ በመውሰድ እንዘጋዋለን እንከፍተዋለን ማለት ነው

ስሜትህን በፊት ላይ ታየዋለህ አሪፍ ጥያቄ ነው? አዎ እኔ እንዲሁ ስሜት በፊቴ ላይ ስለሚታይ ብዙ ሰዎች ሲከፋኝ ስናደድ በጣም ያውቁብኛል ማለት ነው። ምክንያቱም ስሜቴን በፊት እንዴት ላይ ይታያል የሚለውን ስናይ ለምሳሌ በምናደድ በሰአት የተለያዩ ደምሰሮች ፊት ላይ በመገታተር ሰው እንዲለይ ያደርጉኛል ማለት ነው። ሌላኛው ደሞዝ ፊቴ ጥቁር በመሆን እንዲለይ ስሜቴን ፊቴ ላይ እንዲጸባረቅ በማድረግ ሌሎች ሰዎች የተሰማኝን ስሜት አውቆ እንዲረዱ ያደርጋል ማለት ነው። ለምሳሌ ብቸኝነት በሚሰማበት ጊዜ ፊቴ በመጥቆር ወይም በመሸብሸብ ይሄን ስሜቴን ይገልጻል ማለት ነው። ስለዚህ ይሄን ስሜት ተረድቶ ጓደኞቸ እኔንም ለማጽናናት አብሮ በመሆን በማጫወት የተለያዩ መፍትሄዎችን በማምጣት ብዙ ጊዜ ጓደኞቼ ያድርጉት ነበር። ይሄን ምክንያቱም ፊቴ ላይ የተለያየ ምልክቶች ስለሚታዩ እነዛን ስሜቶችን ለመረዳት ይሞክሩ ነበር። ለምሳሌ ሲርበኝ ህፃን ህፃን እያለሁ እናቴ ተለይብኝ ነበር። ምክንያቱም የሚያነጫንጭ አይነት ባህሪና ፊቴ ላይ ደምሰሮቹን የመገታተር ባህሪ ስለሚታዩብኝ ስለዚህ እናቴ እነዚህን በማየት ተለይና የተለያዩ መፍትሄዎችን ታመጣልኝ ነበረ። ይሄ ደግሞ በጣም ጥሩ አይደለም ምክንያቱም ስታድጉሁላ ይሄ ባህሪ ይዞ ስለሚያድግ እንትን ያድርግ ነበር የረብሸኝ ነበረ። በተለያዩ ስሜቴን ለመደበቅ አልችልም ነበር። ምክንያቱም ስሜቴ ፊቴ ላይ ስለሚታይ የተለያዩ ሰዎች እንዲለዩኝ ያደርግ ነበር ይሄ ደግሞ በጣም አላስፈላጊ ነገር ነው። ስሜትን በፊት መግለጽ በጣም አይጠቅምም ምክንያቱም የምትደብቅባቸው ስሜቶች አሉ እና እዛን መደበቅ አትችልም ማለት ነው። ስለዚህ እኔ ስሜቴ ፊቴ ላይ ይታየኛል ይለዩብኛል ማለት ነው

ጠዋት ላይ ምን? ትበላለህ እሄ ጥያቄ በጣም ሀሪፍ ነው። ሁልጊዜ የምናደርገው ነው ይኸው ጠዋት ላይ ምን ትበላለህ ማለት ቁርስ ምን ትበላለህ? ማለት ነው። ስለዚህ ቁርስ ላይ አብዛኛው ጊዜ የምበላው ቀለል ያሉና ለስለስ ያሉ ምግቦችን ነው። ምክንያቱም ቁርስ ማለት ለምሳ እንደ ሰዓት እንዲደርስ እስከምሳ የምንቆየው ወይም በጣም የማንጠግበው ማለት ነው። ስለዚህ ቁርስ ላይ ለምሳሌ የምበላባቸው ነገሮች ዳቦ በተለያዩ ማባያዎች አድርጌ ለምሳሌ ደቦን በማር በሙዝ እና የተለያዩ እንትኖችን በመጠቀም እመገብ ነበረ ማለት።

ስራህን ትወደዋለህ? አዎ ስራዬን በጣም እወዳለሁ በጣም አከብራለሁ ምክንያቱም ሁሉም ሰው ስራውን መውደድ አለበት ምክንያቱም ስራውን ካልወደደ ውጤት ላይ መድረስ አይቻልም። እና ቅድሚያ ስራ ከመስራት በፊት የምንሰራውን ስራ ወደን ፈቅደን እና ለዛ ስራ ፍላጎት ኖሮን መስራት እንዳለብን ብዙ መጽሐፍቶች ይነገሩ ብዙ ፖለቲከኞች ወይም ስራ ሊቃን የሚባሉ ሰዎች ይነገራሉ ማለት ነው። ከዛ አንፃር ሳይሆን የአንድን ሰው የራሱን የሚሰራውን ስራ ወዶና ፈቅዶ መስራት እንዳለበት እኔም እመክራለሁ። እኔም የማደርገው አብዛኛው ጊዜ ስራዬን በጣም እወዳለሁ። ስራዬን በአግባቡ እሰራለሁ ስራዬ ላይም ውጤታማ ነኝ ብዬ አስባለሁ። ይሄ ደግሞ በጣም ስራዬን እንድወድ አድርጎኛል። ስለዚህ ሁሉም ሰው ስራውን ቢሰራና በሰአቱ ሰርቶ ውጤታማ ቢሆንና የተሻለ ኖሮ እንዲመራ እመክራለሁ። እኔም እያረኩት የምገኘው ያን ነው እና ስለዚህ ሁሉም ሰው በሚሰራው ስራ ውጤታማ መሆን ከፈለገ ስራውን መውደድ አለበት። ለዛ ስራ ፍቅር መኖር አለበት ተነሳሻሽነት ሞራል የምንለው ነገር መኖር አለበት። ለዛ ስራ ቀድሞ መገኘት አለበት ማለት ነው።

ራቢያ ማድረግ ትችላለህ ብዙ አይነት መክራቢያዎች አሉ። ስለዚህ መክራቢያ ማድረግ ቀላል ነው። ለምሳሌ ማክራቢያ ስንል ለምሳሌ እንጃራ ወይም ምግብን የምናከብርበት የምናቀርብበት። እቃዎች ሊሆኑ ሳህኖች እንጀራ ማቅረብያ እቃዎች ሊሆን ይችላል። ወይም የተለያዩ ስራ የምንሰራውን ቀለል ለማድረግ የምናቀርብባቸው ነገሮች ሊሆኑ ይችላሉ። አሁን በዚህ ጥያቄ አንዓር ምክንያቱም ጥያቄው ለይቶ ስላልጠየቀን የተለያዩ መክረቢያዎችን እያነሳን እናወራለን ማለት ነው። ማክራቢያ ስንል አንድን ነገር ምቹ እንዲሆን ወይም እንዲገል የምናደርገው ነገር ነው። ለምሳሌ እንጃራ ማቅረቢያ አልኩኝ ቅድም። እንጃራ ቁርጥ የምንለው አለ ቁርጡን በተለያዩ እቃ አቅርበን ሰው እንዲያነሳ እናደርጋለን። ይሄ ደግሞ ማክራቢያ ላይ አድርገን እንጃራ ማቅረብ የኔ ስራ በጣም ቀላል ነው። ሁሉም መስራት የሚችለው ነው። ስለዚህ ይሄ ማቅረብያ ስንል ቀላል የምንደርኩበት ነገር ነው ማለት ነው

ጥን ታቆያለህ ያው ጥን ማቆየት ብዙም የሚመጋር አይደለም። በተለይ ስራ ላይ ላለው ሰው ጺም ስናቆይ ማለት ስለማንንከባከብ ስራ ስራ ስለምናይ ጺም ማቆየት ይሄን ያህል ተገቢ ነው ብዬ አላስብም። እንደኔ እንደኔ ጺም ያው ፀጉሬን ስስተካከል ሁሌ አስተካክለዋለሁ። ምክንያቱም እቺን በሳደግን ቁጥር የተለያዩ እንድንንከባከብ ለዛ ላይ ትኩረት እንድንሰጥ ያደርገኛል። ይሄ ደግሞ እኔ አልፈልገውም ምክንያቱም እኔ የተለያየ ትኩረትን የምሰጥባቸው ለጊዜው ስራዎች ስላሉ ለውበት ያን ታክል አልጨነቅም። ምክንያቱም አብዛኛው ጊዜ ስራ አለኝና እዛ ስራ ላይ ነው የምውል። ስለዚህ ይሄ ደግሞ ትኩረት እንዳልሰጥና ትኩረት እንዲነፍግ አድርጎታል ማለት ነው። ስለዚህ ይሄ በተለይ በተለይ ትኩረት አልሰጠውም አልንከባከበውም ስለዚህ አላቆየውም ወዲያው ወዲያው ነው የምላጨው። ስለዚህ ይሄ ደግሞ በጣም ጠቅሞኛል ምክንያቱም ጺም ስናሳድግ የተለያየ ቅባቶችን የተቀባን በየሰአቱ በየደቂቃው እንድናማትር እንድንከባከብ ያደርጋል። ይሄ ደግሞ ለምንሰራው ስራ ውጤታማ እንዳንሆን ያደርጋል። ምክንያቱም ስራ ላይ ሌላ ጎንዮሽ ችግር ስለሚያመታ ምክንያቱም የተለያዩ ሰዓታትን ልናባክን እንችላለን። ሰዓት ለመቆጠብ ስል የተለያዩ ራሴ ላይ ብዙም አልሰራም ማለት ነው። ምክንያቱም ምክንያቱም አሁን ቶሎ ቶሎ በዛ በወጣት እድሜ የተለያዩ ሰዓታት ነው የተለያዩ ስራ ላይ መፍሰስ ስለምፈልግ የራሴን እንክብካቤ ብዙም አላደርግም ማለት ነው። ይሄ ደግሞ እንደ ስንፍና ጓደኞቼ እንደ ሰነፍ እንዲቆጥሩኝ አድርጓል። ምክንያቱም አሁን ቶሎ ቶሎ ሰርቼ ሌላ ቀን ራሴ ላይ ለመስራት ስለሚፈልግ ነው እንጂ አሁን እንደነሱ ማድረግ አቅቶኝ አይደለም። ስለዚህ ይሄ ደግሞ ታጋሚ አይደለም ሁሉም ሰው በሰአቱ ሰርቶ ቢለወጥ ይሻላል ብዬ አስባለሁ። ስለዚህ በጥያቄው መሰረት አላቆየውም። ፀጉሬ ጋር ሁል ጊዜ በየወሩ በየሳምቱ ሥተካከል አብሬ አስተካክለዋለሁ ማለት ነው።

ሌሎችን ማስተማር ትችላለህ ያው አሪፍ ጥያቄ ነው ሌሎችን አስተምራለሁ። እኔ ያወቅኩትን ለሌሎች አስታውቃለሁ። ስለዚህ ሌሎችን ማስተማር የሚለው ጥያቄ አሁን ቅድምም እንደተነጋገርነው አስተማሪም ስለሆንኩኝ ሌሎችን ተማሪዎችን አስተምራለሁ ሳስተምር ደግሞ አካዳሚክሊ ብቻ አይደለም ያስተምረው የተለያዩ ሳይንሳዊ ፍልስፍና የሆኑ እውቀቶችን እንዲያገኙ የተለያዩ መጽሐፍቶችን እጠቁማችኋለሁ። ምክንያቱም ሰው በመስተማሩ ብቻ እውቀት ሊመጣ አይችልምና። ሰው ፍላጎት ያለው ሌላ እውቀት እንዲጨብጥ በማስተማር በመምከር የተለያዩ መጽሐፍቶችን እንዲያነቡ እናደርጋለን። ማስተማር ስንል ፊት ለፊት ላይ ቆሞ መናገር ማውራት ሰም ብቻ ሳይሆን። ሰው በጠባይ በስነ ምግባር እና አክብሮት ቅድም እንደተነጋገርነው ሽማግሌዎችን እንዲያክብር። ይሄን ሁሉ ለማስተማር ስለሆነ ሀገርን እንዲያከብራት ሀገርን እንዲያሳድጋት ታታሪ እንዲሆን ቤተሰብ ታዛዥ እንዲሆን ማስተማር የትልቅ ትምህርት ነው። ለሌሎቹ ማስተማር አንተ የምትኖረውን ኑሮ ለሌሎች ማስተማር ሌሎች እንዲኖሩ ማድረግ። ይሄ ትልቅ ትምህርት ነውና ስለዚህ ሁሉም ሰው ማስተማር አለበት ማወቅ አለበት እንዲያውቁ ማድረግ አለብን ብዬ አስባለሁ። ስለዚህ ይሄ ደሞ በጣም ጥቅም አለው። ማስተማር ሌሎችን በጣም አሪፍ እና በጣም ጠቀሜታ አለው ብዬ አስባለሁ። እንደኔ እንደኔ ሁሉም ሰው ቢያስተምርና ሌሎችን ቢያስተምር ራሴ ያወቅኩት እንዳለ ሄዶቹ የሰው ጥሩ ሀሳብ ነው ብዬ አስባለሁ። ስለዚህ ሁላችን ሳንሰስት እኛ ጋር ይሄድብናል ሳንል ሌሎችን ማስተማር ብንወድና ብናስተምር በጣም የተሻለ ሰው እንዲሆኑ ለነገ ይሆናል ማለት ነው። ማስተማር ማለት ዛሬ ላይ የምንኖረውን ለሌሎች ማስተማር ነገ ለሞት ትውልድ እንዲያድግ። በስነምግባር የተለበሰ ትውልድ እንድናፈራ ያደርገናል።

የጠዋት እለታዊ ተግባራችሁ ምንድን ነው? ይላል ጥያቄው። አሪፍ ጥያቄ ነው። የጠዋት እለታዊ ተግባሮች ብዙ አሉ፤ ምክንያቱም በጊዜ ተኝቼ ጠዋት ነው የምነሣው። ጠዋት ላይ መጀመሪያ የማደርገው መጽሐፍ ቅዱስ ወይን ጸሎት መጽሐፍ ይዤ ቤተ ክርስቲያን ደርሼ እመጣለሁ፤ ከዚያ በኋላ የተለያዩ የሰውነት እንቅስቃሴዎችን አደርጋለሁ። እነዚህን ካደረግሁ በኋላ ሻወር እወስዳለሁ፤ ሻወር ወስጄ ተፍታትቼ፣ ሰውነቴን ወደ ቁርስ መስራት እገባለሁ ማለት ነው። ቁርስን ሰርቼ በደንብ ተመግቤ፣ ወደ ስራ እስክሄድ የተለያየ ቤት ላይ አጸዳዳለሁ፤ ጽዳቶችን ነገር እሰራለሁ፤ ጽዳት ጽዳት እሰራለሁ። ወደ ስራዬ እሄዳለሁ፤ ስራዬ ላይ ደግሞ እስከ ስድስት ሰዓት በደንብ እሰራለሁ። ከጓደኞቼ ጋር ጥሩ የሆነ ግንኙነት አለኝ፤ እንደዚህ እንደዚያ እጫወታለሁ ምሳ ሰዓት እስከሚደርስ ድረስ። እዚያው እቆያለሁ ማለት ነው። ስለዚህ ይህ ደግሞ በጣም ጠዋት ላይ እንቅስቃሴ መስራት ምናምን በጣም ጠቅሞኛል፤ ከሰው ጋር እጅግ ጥሩ የሆነ ግንኙነት እንዲኖረኝ አድርጎኛል ማለት ነው። ይህ ደግሞ በጣም አስፈላጊ ነው፤ ሁሉም ሰው ማድረግ አለበት ብዬ አስባለሁ።

በመስታወት ላይ ምን ያህል ጊዜ ታያለህ አሪፍ ጥያቄ ነው? መስታወት ላይ ብዙ ጊዜ አያለው። ማለት ሁል ጊዜ ምን ያህል ጊዜ ያህል የሚለው አልስማማም። ምክንያቱም መስታወትም የማየው እኔ የለመድኩትም። ከቤት ወደ ውጪ በምወጣበት ሰዓት ነው። ለምሳሌ ጓደኞቼ ጋር ልገናኝ ስሄድ የተለያዩ ፕሮግራሞች ላይ ስሄድ ስራ ቦታ ሲሄድ እና ቤተክርስቲያን ቤተ እምነቶች ጋር ሲሄድ። መስታወት አይቼ በደንብ ፊቴ ላይ ምን አለ? ልብሴ ላይ ምን ቆሻሻ አለ ብዬ። ጸዳ ፀድቼ ራሴን አይቼ ነው የምሄደው እንጂ። ሁልጊዜ ጠዋት መስታወት ላይ አልውልም አላይም። ቤት በምወጣበት ሰዓት ግን በደንብ ራሴን አያለሁ በመስታወት አጸዳለሁ ራሴን። በጣም ጸዳ ብዬ አለባበሴን አይቼ ራሴን ገምግሜ ነውና የሚሄደው። ይሄ ደግሞ በጣም መለመድ ያለበት ምክንያቱም የተለያዩ ቆሻሻዎች ሊኖሩብን ይችላሉ። ይሄን ቆሻሻ ይዘን ሰው ፊት እንዳንቆም በመስታወት ብናይ ራሳችንን ብናይ ራሳችንን ብንንከባከብ የተሻለ ነው ብዬ አስባለሁ። ይሄ ደግሞ ይጠቅማል እንጂ አይጎዳም። በጣም ሁሌ ብንለምድ ጥሩ ሀሳብ ነው ብዬ እንደኔ አስባለሁ። ስለዚህ በጣም ጥሩ ጥያቄ ነው። ሁል ጊዜ ሳይሆን በምወጣበት ሰዓት አየዋለሁ ማለት ነው

አዲስን አመት እንዴት ታከብረዋለህ በጣም አሪፍ ጥያቄ ነው? አዲስን አመት በጣም በብዙ ሁኔታ እናከብራለን። መጀመሪያ የባህል ዝግጅት ጀምሮ በጣም እንዘጋጃለን ቤተሰቦቼ ጋር ዘመዶቼ ጋር የተለያዩ ዝግጅቶችን እናደርጋለን ቅድመ ዝግጅቶችን። እናጸዳለን አዲስ ነገር አዲስ እቃ እንገዛለን አዲስ ምንጣፍ ለቤት ቤት እንቀይረዋለን ማለት ቀለም እናደርጋለን። ቤት ላይ በቃ ፏ አርገን ቤታችንን መጀመሪያ። እናጸዳለን አዳዲስ ነገሮችን እናስገባለን ምክንያቱም አዲስ አመት ሲባል አሮጌውን ዘመን ትተን አዲሱ ጋስለምንገባ ሁሉን ነገር እናድሳለን። ከዛ በኋላ እቅድ እናወጣለን የእያንዳንዳችን እቅድ የቤተሰብ አባላት ሁሉ እቅድ ያወጣል። እንገመግመዋለን የጋራ እናደርገዋለን። ይሄ እቅዳችን ደግሞ አዲስ አመት አዲስ ማንነት እና አዲስ አስተሳሰብ ይዘን አዲሱን አመት እንቀበለዋለን ማት ነው። ይሄ ደግሞ በጣም ጠቃሚ ነገር ነው። ሁሉም ሰው መልመድ ያለበት ነው። አዲስ አመት ሲያክብር አዲስ ሀሳብ ይዞ አዲስ ማንነት ይዞ አዲስ ሁሉ ነገር አዲስ ቢሆን ደስ ይላል ማለት ነው። ስለዚህ አዲስ አመት ላይ አዲስ አስተሳሰብ የአዲስ የስራ እድሎቹን ይዘን እንቀበለዋለን ማለት ነው። ምክንያቱም አሮጌ ዘመን የነበሩ ጠንካራ ጎኖችን ይዘን እንሸጋገራለን። ደካማ ጎኖችን እንተዋለን እንተዋቸዋለን። ለምሳሌ ሰው ጋር ግንኙነት ሊሆን ይችላል ጥሩ ግንኙነት እንዲኖረን እናደርጋለን። መጥፎ የነበረውን ጥለን እንተዋለን ማለት ነው። ስለዚህ ይሄ ደግሞ በጣም አስፈላጊ ነው። አዲስ አመት ሁሉም ሰው ሲያከብር አዲስ አስተሳሰብ በአዲስ ማንነት ቢያክብር በጣም ደስ ይላል ማለት ነው

የስራ ጊዜው እንዴት ነው የስራ ጊዜው በአግባቡ እጠቀማለው የስራ ጊዜ አጠቃቀም በጣም በፕሮግራም ነው በጣም በሰአቱ ነው የምትጠቀመው ምክንያቱም ስራ የራሱ የሆነ የስራ አለቃችን ስላለ በሰአቱ የገባውን ያልገባውን ስለሚቆጣጠር በጣም ስራችንን በአግባቡ እንድንሰራ ስለሚያግዘን ይሄ ደግሞ አላከ መኖሩ በጣም ጠቅሞናል። ምክንያቱም የአንዳንዱ ሰራተኛ ጊዜውን ጠብቆ በአግባቡ ስራውን እንዲዋጣ አድርጎናል። ይሄ ደግሞ ለእኛ የግል ህይወታችን ሁላ ጠቅሞናል ስለዚህ ሁልጊዜ ሰዓት እንድናከብር በሰአቱ እንድንገባ መክሮናል ጠቅሞናል በጣም አስፈላጊ ነው ሁሉ ሰው ማድረግ አለበት ብዬ አስባለው ይሄን ስናድርግ ሁሉም ሰው የራሱ የራሱ ድርሻ አለው። ምክንያቱም ለስራ እድገት ለስራ ስኬት በጣም አስፈላጊ ነው። የስራ ጊዜን በመከፋፈል ለምሳሌ የግል ስራ ወይም የብቻዬን ስራ ስሰራ የስራ ሰዓት ላይ ቀንሼ አንዳልሰራ ያደርጋል። ለስራ ጊዜ አውጥቼ እንድንቀሳቀስ ያደርጋል። ስለዚህ ሁሉም ሰው በጊዜ ቢጠቀም መልካም ነው ብዬ አስባለው።

ስንት? ትራስ ትጠቀማለህ ያው ትራስ መጠቀም ብዙም ልምዴ አይደለም ግን አንድ አንድ ትራስ አንድ ነው። ያለኝ ይሄን ትራስ እጠቀመዋለሁ ምክንያቱም ትራስ መጠቀም ጥቅም የራሱ ጥቅም አለው። የራሱ የሆነ ጉዳትም አለው ጥቅሙ ምንድን ነው? ምግብ በልተን አሁን አለ ራስ ተዘቅዝቀን ብንተኛ የበላነው ምግብ ወደ ላይ የመምጣት አቅም ወይም እድል ይፈጥራል ማለት ነው። ይሄ ደግሞ ትራስ የማይጠቀም ሰው ቢጠቀም ይመከራል። ሌላኛው ደግሞ ትራስን ሚጠቀመው ሰው ደግሞ ዝም ብሎ ባይለምድም ይሄን ያህል ጉዳት አይኖረውም ብዬ አስባለሁ። ስለዚህ እንደ እኔ አንፃር ግን ትንሽዬ አንድ ጥራስ ነው ምጠቀመው። ይሄም አብዛኛው ጊዜ ምተኛ ማታ ለሌት ላይ ስተኛ እንጂ ቀን ቀን ስተኛ ለምሳሌ ትራስ አልጠቀምም። ዝም ብዬ ነው ምተኛ ይሄ ደግሞ በጣም ጠቅሞኛል። ስለዚህ ሁል ጊዜ አንድ ትራስ ማታ ማታ ሌሊት ላይ ስተኛ ነው ማደርገው። ቀን ቀን ስተኛ ግን ያለ ትራስ ዘና ብዬ አልጋዬ ላይ ብቻ ነው ማለትም ምተኛው

አይስክሪም ትወዳለህ ጣፋች ነገሮች ላይ ብዙም አይደለሁም ግን አንዳንድ ጊዜ አልፎ አልፎ እመገባለሁ ጣፋች ነገሮች እንድንመገብ በህክምናም አይመከሩም። ምክንያቱም ጣፋች ነገሮችን በምንመ በምናበዛበት ምክንያት የተለያየ ስኳር በሽታዎችን ልንጋለጥ እንችላለን። የተለያዩ ህማሞችን እንደ ደም ግፊት አይነቶች ሊመጡብን ይችላሉ። ስለዚህ ስኳር ላለመብዛት ሳናበዛ በመጠን ብንጠቀም ስለሚመከረን አብዛኛው ጊዜ ጣፋች ነገሮችን ብዙም አላበዛም አልወልድምም ስለዚህ ጥቂት ጥቂት ነው የምመገበው። ሁል ጊዜ እኔ ስኳር ነገር አይመቸኝም። ስለዚህ አልመገብም ከምል የሆነ የሆነ ሰዓት። በተለይ የልደት የሰርግ ፕሮግራሞች ላይ። አይስክሬም ጣፋጭ ነገሮችን እቀምሳለሁ እንጂ ሁል ጊዜ እንደ ምግብ አድርጌ አልባላም። አልታከምም ስለዚህ ይሄ ደግሞ ለጠናየ ትሩ ነው ብዬ ስለማስብ። አብዛኛው ጊዜ ጣፋጭ የሆኑ ነገሮችን አለበዛም

ምን ያህል ጊዜ ወደ ገበያ ትሄዳለህ አሪፍ ጥያቄ ነው? ገበያ ከሳምንት ሶስት ቀን አለ እኛ አገር። እኔ ግን ከሳምንት አንድ ቀን ነው የምሄድ። ይቺን ቀን ግን መርጬ የማገኝበትን ወይም ምገባባያቸውን ነገሮችን ለማግኘት ስል ባትካና የእረፍት ቀን ነች። እቺን ቀን እየጠበቁ ከሳምንት አንድ ቀን መሄድ ይቺን ወይም ቅዳሜ ትባላለች። እኛ ሀገር አንፃር ስናይ ሶስት ገበያ አለ ሰኞ ሀሙስ ቅዳሜ ስለዚህ ሁለቱን ቀናት ግን የስራ ሰዓት ስለሆኑ አብዛኛው ጊዜ በጣም አስቸጋሪ ነገር ካልገጠመ በስተቀር አልሄድም ማለት ነው። ስለዚህ እቺን ቀን ሄጄ ግን እንደፈለኩ ሁሉም ሰው ስለሚወጣ የምፈልገውን ነገር አግኝቼበት እመጣለሁ። ስለዚህ እቺን ቀን የመረጥኩበት ዋናው ጥቅሙ ብዙ ጊዜ ሁሉ ሰው የሚወጣበት ሁሉም እረፍት ቀን ስለሆነች የመንግስት ጠራተኛ በተለይ ቅዳሜ ቅዳሜ ስለማይገባ ሁሉም ስለምንገናኝበት ይቺን ቀን መርጫታለሁ ማለት ነው። ስለዚህ ሁል ጊዜ ይቺን ቀን በመምረጥ ቅዳሜ ቅዳሜ የኔ ገበያ ቀን ናት። ማለትም ምን ጊዜ ትሄዳለህ? አየው በሳምንት አንድ ቀን እሄዳለሁ በሚለው ይያዝልኝ ማለት ነው። ጥያቄው

"በተፈጥሮ ውስጥ መራመድ ትወዳለህ?" አሪፍ ጥያቄ ነው ተፈጥሮ ስንል መጀመሪያ ምን ማለት ነው እኛም 'ሮል' የሚመጣልን ተፈጥሮ ውስጥ ስንውል የሆነ ገጽታ የመሬት አቀማመጥ የጫካው የደኑ ልምላሜ ቦታ ይታየኛል ማለት ነው። አእምሮዬ የሚስል ተፈጥሮ ስል ይሄን ይሄን ነው። ለምሳሌ የውሃ ፏፏቴዎች ሊሆኑ ይችላሉ፣ ተራሮች፣ መልከአ ምድር በተለይ መልካዓ ምድሮቹ ተፈጥሮ የሚለውን ቃል እንድንወስድ ያደርገናል። ስለዚህ መራመድ ለምሳሌ ወግ ወጉን 'ሼር' ከጓደኞቼ ጋር ስናደርግ የተለያዩ የተፈጥሮ መልካዓ ምድሮችን እያየን እናደርግ ነበረ። ሜዳ ላይ ለጥ ያለ ወለል ያለ ሜዳ ላይ 'ወክ' እናደርጋለን። ተፈጥሮውን፣ ሳሩን፣ ቅጣሉን ዛፉን ስናይ በጣም ደስ ይለናል። እዚህ ውስጥ መጓዝ መዝናናት በጣም ነው የምንወድና። ይሄ ይሄ ደግሞ በጣም አእምሮአችን ላይ የሆነ እይታ እንዲፈጥር አድርጎናል ማለት ነው። በዕፃንነት በተለይ ስናደርግ የነበረው ውሃ ላይ ፏፏቴዎች ላይ መጫወት ለምሳሌ ያክል ብንጠቅስ ጣና ላይ ጣና ላይ የተለያዩ ሀይቆች ላይ መዞር ይህን ተፈጥሮን እንድናደንቀው ያደርገናል። ለምሳሌ ራሳችንን ደግሞ በጣም እንድንዝናና ያደርገናል። ለስራ ስደክም የነበረውን አእምሮአችንን እንዲሰራ እንዲዝናና እያደረግን እንገኛለን ማለት ነው።

መደንዘዝ ትወዳለህ? ይሄ ጥያቄ እኔ አልደነዘዝም። ምክንያቱም መደንዘዝ በብዙ ነገር ሊመጣ ይችላል። ለምሳሌ በተለያዩ በሽታዎች ሊመጣ ይችላል። እግዚአብሔር ይመስገን እስካሁን በሽታ አደንዝዞኝ አያቅም። ሌላ ደግሞ በብዙ ድካም ውስጥ በተለይ ስራ ጫና የሚበዛበት ሰዎችን በተአነ ጊዜ ይደነዝዛሉ። መደንዘዝ ስንል አካላዊ አካል የሆነ አካል መፍዘዝ፣ አእምሮ መደንዘዝ ሰው ጋር ቶሎ ቶሎ ግንኙነት አለማድረግ፣ አሁን ለምሳሌ ጥያቄ ጠይቀን ጥሩ ምላሽ ሳይሰጡን ሲፈሩ፣ ይህ ሰውየማ ደንዝዟል የለም እንላለን። ምክንያቱም ጫና ማለትም መደንዘዝ ስንል በሌላ አነጋገር ምክንያቱም የተለያዩ አደጋዎች ደርሶበትም ሰው ሊደነዝዝ ይችላል። አጠገቡ ያለ የሚወደው ሰው በሞት ተለያይቶት ቢሆንም ይሄ ሰው ሊደነዝዝ ይችላል። ስለዚህ ይሄን የሚደነዝዘውን ሰው ደግሞ ቀርቦ በማውራት ከሚደነዝዝ ከሚያስደነዝዝ ነገር እንዲወጣ ነው እንጂ ማድረግ ያለብን ይሄ ደንዝዟል ይሄ አይሰማም ብለን መሳለቅ መስደብም አልነበረብንም ማረግም የለብንም። ስለዚህ ይሄ የኛ ባህልም አይደለም። ስለዚህ እንድንደነዝዝ ያደረጉን ነገሮችን መፍትሄ በመፈለግ ከመደንዘዝ መስወጣት እንዳለብን ይሰማኛል። ስለዚህም መደንዘዝ ትወዳለህ? አልወድም። ምክንያቱም መደንዘዝ ማለት ራሱ የኛ ባህሪ አይደለም። ምክንያቱም ይሄ መደንዘዝ ክፉ ነው እንጂ ጥሩ ባህሪ አይደለም ማለት ነው።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? አዎ ሱቅ ከመሄዴ በፊት የተለያዩ አይነቶችን የምገዛባቸውን እቃዎች እጽፋለሁ ዋጋዎችን እጽፋለሁ ማለት ነው። ስለዚህ ይሄ ደግሞ አሪፍ ነው ጠቃሚ ነው። ሁልጊዜም መልመድ ያለብን ነገር ነው። ስለዚህ የተለያዩ ነገሮችን እንጽፋለን እናደርጋለን ማለት ነው። ስለዚህ ከመደን ሱቅ ላይ የተለያዩ ጽሁፎችን ዋጋዎችን እንጽፋለን በጣም አሪፍ ነገር ነው።

ማታ በምን አይነት ሰዓት ትመገባለህ ይላል ጥያቄው። ምግብ ስንበላ የሰው ልጅ በቀን ሶስቴ ይመገባል። ደግሞ አንዳንድ ሰው ደግሞ አራቴም ሊመገብ ይችላል። እኔ ማታ ላይ የምመገበው ምግብ መጀመሪያ ጥያቄውም ስለሆነ፣ ማታ ላይ የምንመገበው ምግብ ጨመር አድርገን ማለት ሆዳችንን ያዝ የሚያደርገውን ጠንከር ያሉ ምግቦችችን ማታ ማታ ላይ እንመገባለን ማለት ነው። ስለዚህ አብዛኛው ጊዜ በቀን ሶስት ጊዜ እንመገባለን። በማደግ ላይ ያሉት ሀገራት በተለይ በቀን ሶስት ይመገባሉ። ለምሳሌ ቁርስ ላይ ቀለል ያለ ምግቦችን ይመገባሉ። ምሳ ላይ ደግሞ የተለያዩ ምግቦችን በጣም ይመገባሉ። በጣም ከቁርስ ጨመር አድርጎ እራትም እንደዛው ለምሳሌ ቁርስ ላይ ሊበላ የሚችለውን ምግብ አይነት፣ ዳቦ በሻይ ሊሆን ይችላል፣ ዳቦ በሙዝ ዳቦ በተለያዩ ነገሮች፣ ሩዝ በዳቦ የተለያዩ ምግቦችን ይመገባሉ። ምሳሌ ደግሞ ፓስታ በአትክልት እና ከበድ ከበድ ያሉ ምግቦችን በመመገብ፣ ጊዜውን ይገፋሉ ይጠቀማሉ ማለት ነው። እራት ላይም እንደዚሁ ያደርጋሉ። ሌላኛው ደግሞ ይሄን ምግብ ስንመገብ የምናገኛቸው ምግብ ማለት ምግብን በሶስት መንገድ ከፋፍለን እራት ምሳና ቁርስ አድርገን ስንመገብ የምናገኛቸው ጥቅሞች አሉ። ለምሳሌ የተመጣጠነ ምግብ እናገኛለን ሰውነታችን እንዲገነባና ሰውነታችን እለት እለት የምንሰራውን ተግባር እንዲከናወን እንዲጠነክር ያደርጋል ማለት ነው። ምግብን በስነ ስርዓት በመርሁ በሶስት ከፍሎ መመገብ ለምሳሌ አጥተን ምሳ ብቻ ብንመገብ እራትና ቁርስ ባንበላ እንደክማለን ምግብ በጊዜው ስላ ላገኘን ለዛ ስራ ውጤታማ አንሆንም ስራን በአግባቡ ልንሰራ አንችልም ማለት ነው። ስለዚህ ምግብን በሰአቱ መመገብ ጥቅሙ ምንድነው ይኸው ለዛ ስራ ውጤታማ ለምንሰራው ስራ ውጤታማ እንድንሆን ያግዘናል ማለት ነው።

ምን አዲስ ነገር መማር ትፈልጋለህ? በጣም አሪፍ ጥያቄ ነው። አዲስ ነገር መማር ሁልጊዜም ለኔ ደስ የሚል ወይም እቅዴ ውስጥ ያለውን ነገር ነው። ለምሳሌ አሁን ዘመናዊ ወይም የቴክኖሎጂ ዘመን ላይ ያለን ስለሆነ የተለያዩ ቴክኖሎጂ ነክ ወይም ሳይነሳዊ የሆኑ አዳዲስ ነገሮችን መማር ደስ ይለኛል። ለምሳሌ ኮምፒውተር ነገሮችን ለምሳሌ የኮምፒውተር እውቀት እንዲኖር የተለያዩ የኮምፒውተር ስልጠናዎችን እወስዳለሁ ማለት ነው። ይሄ ደግሞ በጣም ለስራ አስፈላጊ ስለሆነ ዛሬ ስንኖር የተለያየ ኮምፒውተር እውቀቶች ከሌሉ ስራ ለመስራት እንቸገራለን። ስለዚህ የሚያስፈልገን የኮምፒውተር እውቀቶችን መማር እና ሳይንሳዊ ጥናቶችን መማር ደግሞ አሁን ስንኖር ሰዎች ጋር ስንኖር የተለያዩ እውቀት ዘመኑን የዋጀ እውቀት እንዲኖረን ያደርገናል። ስለዚህ ሁሉም ሰው አዲስ ነገር መማር የሚፈልግ ምን አይነት ነገር ነው። አሁን ቴክኖሎጂውን ለምሳሌ ማህበራዊ ገጾችን ለመጠቀም ማህበራዊ ገጾችን እንዴት መጠቀም እንዳለብን ለምሳሌ ቲክቶክን ልንወስድ እንችላለን። ለአሁን በአለም ላይ ተጽዕኖ እየፈጠረ ያለ ቲክቶክ ስለሆነ ይሄን ቲክቶክ እንዴት መጠቀም እንዳለብን ምክንያቱም ጥሩ ነገሮችን መጠቀም እንደምንችል መማር ማወቅ ፕላትፎርም ምን አይነት ነገርን ያቀርብልናል ይሄ ነገርስ ጠቃሚ ነው ወይ ጎጂ ነው የሚለውን በመመራመር በማወቅ የሚጠቅመውን መውሰድ ማይጠቅመውን ማጣል ስለሚያስፈልገን ስለዚህ አዳዲስ ነገሮችን ቴክኖሎጂ ነገሮችን አዲስ መተግበሪያዎችን መማር ደስ ይለኛል ማለት ነው። መተግበሪያ ስንል ለምሳሌ ማህበራዊ ይዘቶችን ዩቲዩብ ሊሆን ይችላል ቲክቶክ ፌስቡክ እነዚህን ጥሩ ጥሩ ነገሮችን እንድንጠቀም ያደርገናል ማለት ነው።